የድርጅቱን ባህል ትወደዋለህ? ይላል አዎ እኔ የድርጅቱን ባህል በጣም ነው ምወደው። ምክንያቱም ስታፍን ያማከለ ነው። በይበልጥ ደግሞ ሕብረተሰቡን የአከባቢውን ህብረተሰብ ያማከለ ነው። እና ለህብረተሰቡም ራሱ ብዙ ጥቅማ ጥቅም እንትን ይላል። እና ያው ድርጅቱ በጣም ነው እወደዋለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ይላል ያው እኔ ያው ብዙ የተወሰነ ቦታዎች ሄጃለሁ አዲስ አበባ ባህርዳር ምናምን መቀሌ ያው ሀዋሳ ምናምን ያው የተወሰ ቦታዎችን አውቃለሁ። ማለት ያው አማራ ክልል ውስጥ ማለት ነው። እና የተወሰኑ እኔ አቃቸዋለሁ።

ሽቶ ትጠቀማለህ ይላል? አዎ ሽቶ እጠቀማለሁ አልፎ አልፎ ያው አንዳዴ እጠቀማለሁ ሽቶ። ከዛም ሳይበዛ የተወሰነ ትንሽ አንዳንዴ ያው አልፌ አልፌ እጠቀማለሁ። እጠቀማለሁ ያው ሽቶ እማ አዎ።

መብራት ሲቆረጥ ምን ታደርጋለህ? ይላል ያው መብራት ሲቆረጥ ብዙ ጊዜ ያው እቀጥላለሁ ማለት ያው አንደኛ ስራዬም የምስክ ስለሆነ ድረስ እቀጥላለሁ ያው እቀጥላለሁ እቀጥላለሁና ያው እኔ ብዙም እኔ አንድ ኢዚ ነው ብዬ ነው ከዛ ምን እኔ ያኔ ቀላል ነው ከዛም ስራዬም እስከሆነ ድረስ።

የምትወደው አትክልት ምንድነው? ላለው ያው እኔ የምወደው አትክልት በይበልጥ ቆስጣ እወዳለሁ በጣም ቆስጣ በጣም እወዳለሁ ቆስጣ በጣም እወዳለሁ ከዛ ሰላጣ አለ። ያው ብቻ። ቆስጣ በጣም እወዳለሁ። በጣም ነው ቆስጣ በጣም ይመቸኛል። ደስ

ቅርጫት አለህ? ይላል አዎ ቅርጫት ያው አለኝ ግን ያው ተወሰነም ከጭቃ የተሰራ ጎታ ነው። አዎ ቅርጫትና ጎታ ትንሽ ያው ጎታ ነው ምንለው ማለት በጭቃ የተሰራ ጎታ አለና በቃ በሱ ነው ብዙ ጊዜ የምንጠቀመው

በስራ ቦታ ጓደኛ አለህ አዎ ጓደኛ አለኝ እንዳንተ በጣም ማለት የዛሬ ዘመን ጓደኛ ትንሽ ይከብዳል ማለት አንዳንዱ ዝም ብሎ ነው። በጓደኛ ብዙ ይከዳል ከደተኛው አብዛኛው አንዳንድ ጓደኛ። ይሄ ያው እኔ በጣም ወርቅ ልጅ ነው ለኔ። እና አንድ ጓደኛ አለኝ።

አይስክሬም ትወዳለህ? አዎ አይስክሬም እወዳለሁ። ግን አሁን ያው ህፃን አይደለሁም አሁን ለህፃኖች እና ለሴቶች ነው። ብዙ ጊዜ አይስክሬም እኔ እንኳን አሁን አይስክሬም ብዙማ ምክንያቱም እኔ እንግዲህ ትልቅ ሰው ነኝ። አይስክሬም ያው ያን ያህል ብዙም። አሁን አልበላም እንጂ ድሮ እወዳለሁ በጣም በጣም ነው የምወደው።

ቤትህን ምን ያህል ግዜ ታጸዳለህ ይላል? ያው እኔ በቀን ሁለቴ አጸዳለሁ ያው በቀን ሁለቴ አጸዳለሁ። ምክንያቱም ያው ቁርስ ሳልበላ ከዛ ምሳ ሰዓት ደግሞ ምሳ ሳልብላ አጸዳለሁ። አጽድቼ ምሳ በልቼ ምናምን ወደ ስራ እገባለሁ እና በቀን ሁለቴ አጸዳለሁ ቤቴን ሁለት በቀን ሁለት ግዜ

ብዙ ሰነዶችን ታዘጋጃለህ? ይላል አይ እኔ ብዙ ሰነዶችን ያው አላዘጋጀም ከዛ የስራ ሊስት ግን አወጣለሁ ማለት ነው። ያው የትኛውን እንደምናስቀድም እንትን እንደምን ሊስት ግን ያው የምሰራውን ሊስት አወጣና በስቴፕ ያው በስታንዳርድ በአወጣሁት ሊስት መሰረት የምሰራበት መንገድ አዘጋጃለሁ እንጂ ሰነድ ምናምን የለኝም። ሰነድ ያው ጥገና ስለሆነ

በመስመር ላይ ሙዚቃ ትሰማለህ? ይላል እኔ በመስመር ላይ ያው ሙዚቃ አልሰማም። ምክንያቱም ብዙ ነገር ሊኖር ይችላል። ሰው ጋር ትጋጫለህ ሙዚቃ እያዳመጥክ በኋላ እንኳን መኪና መጥቶ ክላክስ ተሽከርካሪ መጥቶ ክላክስ ሲባል እንኳን አትሰማውም። ምክንያቱም ሙዚቃው ጋር ነው አንተ ፎከስ የምታደርገውና ቴንሽንም ትሆናለህ እና ብዙ ጊዜ መስመር ላይ ሙዚቃ አላዳምጥም። ስራ ቦታ እንጂ

ጠዋት ምን? ትበላለህ እኔ ጠዋት ብዙ ጊዜ የምበለው ያው ሻይ ዳቦ ነው። ቀለል ያለ ያው ለሰውነት ማለት በቃ ለአፒታይት የሚሆን ሲሆን ሻይ ዳቦ ነው ለኔ የሚመቸኝ። ሻይ ዳቦ ሁሌም ያው ጠዋት ጠዋት ያው እኮ ቁርስ ብዙ ጊዜ እሱ ነው የማዘወትረው። ብዙ ጊዜ ያው ሻይ ዳቦ ነው የምጠቀመው እእምበላው

አዲስ አመት እንዴት ታከብራለህ? ይላል ያው እኔ አዲስ አመት ማከብረው ያው ጓደኞቼ ጋር በእብረን አንድ ላይ ሆነን። ያው አንድ ላይ አዘጋጅ ተዘጋጅቶ ምናምን ብሎ በቃ ማለት። ያው ይዘጋጃል በቃ አንድ ላይ ነው ምንመገበው እና በዓልን ደስ በሚል ሁኔታ ነው ምናሳልፈው። እና በጣም

ኮከቦችን መመልከት ትወዳለህ ይላል አዎ በጣም በተለይ ማታ በቃ በጣም ደስ የሚል እንትን ነው። አለ አይደል በቃ ኮኮቦቹ ራሱ ደስታ በቃ የሆነ ደስ የሚሉት እንትን አላቸው ራሳቸው ውበት አላቸው። እና በጣም የሚያምር አለ። በቃ እኔ እኔ ብቻ ደስ ይሉኛል ብቻ በጣም ነው የምወደው። ለኔ እኔ በጣም አወደህ።

የምትመኘው ስራ ምንድነው? ያው እኔ እምመኘው ብዙ ጊዜ ሹፌር መሆን ነው። ምክንያቱም ያው ሹፌር የመረጥኩበት አንደኛ ህብረተሰብ በቃ ህብረተሰብ ማገልገል ደስ ይለኛል። በቃ እኔ ህብረተሰብን ባገለግል ደስ ይለኛል። ከዛ አንፃር ነው ህብረተሰብን ለመርዳት ነው ሹፌር ያልኩት። ሹፌር ብዙ ጊዜ ሹፌር ብሆን ደስ ይለኛል